የስራ ምኞቶቼ። እግር ኳስ ነበር አሁንም ተስፋ አልቆርጥም እጫወታለሁኝ በጣም ምወደው። ሙያዬና በጣም አቅም አለኝ ብዬ ነው የማምነው ራሴን በጣም መጫወት ፍላጎት አለኝ። አንዳንድ ነገሮችንም እንደ መሰናክል ቢሆንብኝም ነገር ግን በጣም የመጫወት ፍላጎት አለኝ አቅሙም አለኝ። ጠንክሬም እየሰራሁ ነው መጫወትም እችላለሁኝ ብዬ አምናለሁኝ።

ከስራ ባልደረቦቼ ጋር በጣም ጥሩ እሚባል ግንኙነት ነው ያለን። ሁሌም ስገባ ሰላምታ እሰጣችኋለሁ። ከስራዬም ስወጣ። ደህና ደሩ መልካም ቀን መልካም ሌሊት እያልኩ የሰናበትኳቸው እና ከጥሩ ግንኙነት እንዲኖረኝ በጣም በሚቻለኝ መልኩ ነው። ጥረት እማደርገው እና በጣም ጥሩ ግንኙነት ነው ያለኝ። ከስራ ባልደረቦቼ ጋር።

ለበጎ አድራጎች ሰርተህ ታውቃለህ? አዎ ለበጎ አድራጎችን በተለያዩ የ በጎ አድራጎት ድርጅቶች ላይ በቻልኩት መጠን እና በአገኘሁት ጊዜ በጉልበቴም ብዙ ጊዜ በጉልበቴ እና በ ገንዘብ ድጋፍ አድርጌ አውቃለሁኝ። አደርጋለሁ እሰራለሁ ለበጎ አድርጎት።

ስሜቴን በፊቴ አላሳይም አስፈላጊ ከሆነ ብቻዬን ከሆንኩ በኋላ ጮክ ብዬ እናገራለሁኝ። ያንን ስሜቴ እንዲወጣልኝ ነው እንጂ ፊት ለፊት በፊቴ ላይ አላሳይም። ማንም ሰው አይነቃብኝም እና ራሴን በራሴን በውስጤን አድርጌ ብቻዬን ስሆን። ለምን እንደዚህ ተፈጠረ እኔ ምን ማድረግ ነበረብኝ ብዬ? ስለዛ ነገሮችን ከራሴ ጋር አወራለሁ እንጂ ፊት ለፊት በፊቴ አላሳይም

በስልኬ ገንዘብ አዎ ልካለሁኝ አንዳንድ አስቸኳይ ነገሮች ሲኖሩኝ አካውንቴ ላይ ሂሳብ ካለ ወይም ብር ካለው። በስልኬ ምናልባት ወደ ባንኩ መሄድ የማይመቸኝ ከሆነ እና ጊዜም ለመቆጠብ ስለምጠቀምበት በስልኬ ብዙ ብሮችም እልካለሁኝ። በጣም ከምልካቸው ብር አብዛኛው ፐርሰንት የሚይዘው ሁላ በስልክ የምልከው ነው።

በአካባቢዬ ድልድይ ያው በቅርቤ የለም። ነገር ግን ትንሽ ራቅ ብሎ ወደ ሶስት ኪሎ ሜትር በላይ ድልድይ አለ። ያው ትምህርት ቤቴም እዛ ነበር እና በድልድይ ረግጠን ነበር የምንሄደው። በጣም ትልቅዬ ድልድይ ነው እስከ ሃምሳ ሜትር ቁመት አለው። እና በጣም ትልቅ ድልድይ። ከሶስት ኪሎ ሜትር በላይ ነው የሚሆነው ከአካባቢዬ ማለት ነው።

ቅርጫት የለኝም ያው ብዙም አስፈልጎኝ አያውቅም እና አስፈላጊነቱ ስላልገባኝ እና ወይም ደግሞ ለጊዜው ስለማያስፈልገኝ ላሁኑ የለኝም ያው ወደ ቀጣይም እንደ አስፈላጊነቱ አይቼ ሊኖረኝ ይችላል ቅርጫት ማለት ነው ነገር ግን አሁን ቅርጫት የለኝም።

ቤቴን ያው ብዙ ጊዜ የተለያዩ የሰው ስራሽ የሆኑ እና የተፈጥሮ የሆኑ ነገሮችን በመቀላቀል ነው የማስውበው። ቤቴን እና አሪፍ የባህላዊና ዘመናዊ ነገሮችን የተቀላቀሉበት እና ለማየት ለእይታ የሚያረካና ሰው ሲመጣ ዘና ብሎ። እንዲሄድ እኔ ቤቴ በተለያዩ ዛፎችም የተለያዩ ነገሮችን በማድረግ አስውባለው።

በምንጣፍ ላይ አልቀመጥም አይመቸኝም። በምንጣፍ ላይ አንዳንዴ ለጊዜው እተኛለሁኝ እንጂ አልቀመጥም። ነገር ግን ያው የምቀመጠው በተለያዩ ወንበሮች ወይም ደግሞ የተለያዩ ሶፋዎች ነው የምቀመጠው እንጂ በምንጣፍ መቀመጥ አይመቸኝም። ብዙ በጣም ዝቅተኛም ስለሆነ አይመቸኝም ቶሎ ለመነሳትም ስለማይመች።

ትንኝ መረብ አዎ በጣም እንጠቀማለን ያው ትንኝ እኛ ሰፈር እኛ አካባቢ በጣም ስለሚያጠቃና በጣም ስለሚበዙ እ በተለይም ማታ ስትተኛ በጣም ያስቸግራሉ ጆራችን ሁሉ እየመጡ እየጮሁ አያስተኙህም እና እ ይነክሳሉ የተለያዩ በሽታዎችን ለመከላከል የትንኝ መረብ እንጠቀማለን። እና በጣም አሪፍ እና እ ትንኞቹን እንዳይገቡ እንዳይነክሱን ያደርግልናል።

የምወደው ምግብ ብዙ ጊዜ ያው የስጋ አይነት ነው የምወደው። ስጋ በጣም ነው የምወደው በጣም ይመቸኛል በጣም ይስማማኛል። እና ስጋ በጣም እወዳለሁ እበላለሁ። የፍየል ስጋ ሲሆን ደግሞ በጣም ነው የምወደው በጣም ነው። የምበላው

ማታ ከስራ በኋላ ቤቴ ገብቼ ከቤተሰቦቼ ጋር ትንሽ ተጫውቼ ስልኬንም ቻርጅ አድርጌ። ከዛ በኋላ ወደ ማታ ስራዬ ወይም ደግሞ በስልክ የምሰራቸውን በመስመር የምሰራቸውን ስራዎችን በዛ መልኩ ወደ ስራዬ እገባለሁ ማለት ነው። እና ማታ የቀን ስራዬን ከሰራሁ በኋላ ወደ ቤት ገባ ብዬ ከቤተሰቦቼ ጋር ነው የምጫወተው። እራት እየበላሁ ማለት ነው

የድሮ ፎቶዎቼን እኔ ብዙም የሉኝም አልያዝኩም ያው ሳያቸው ግን በጣም ደስ ይሉኛል። ስሜቴ፣ የድሮ ህይወቴን እና በጣም ነው የምወዳቸው እኔ ጋር እንኳን ብዙ የሉም ነገር ግን ጓደኞቼ ጋር አሉ እና እኔ ጋር ምናልባት የመያዝ ችግር አለብኝ ማለት ነው የድሮ ፎቶዎቼን አልያስኩም።

የትውልድ ከተማዬ አዲስ አበባ ነው። መሃል የኢትዮጵያ ዋና ከተማ አዲስ አበባ ነው። የተወልጄ ያደግኩት። በጣም አሪፍ ከተማ ነው። አየሩ ቀዝቀዝ ያለ። የተለያዩ የአለም አቀፍ የሆኑ መስሪያ ቤቶችን መገኛ የሆነ ትልቋን አዲስ አበባ ናት

በባህላችሁ ሰርግ እንዴት ነው የሚካሄደው? ያው በሙሽሪትም በሙሽራውም በሁለታቸው ቤት የየራሳቸውን ንግስ ይደገሳል። ያው ዘመድ አዝማድ ይጠራል በሁለቱም በኩል። ከዛ ያን ሙሽራው ወደ ሙሽሪቷ ቤት ሄዶ። እዛ ጋር እንደ ክብር ከጓደኞቹም ከቤተሰቦቹም ጋር ሰብሰብ ብሎ ሃያም ሰላሳም ሊሆን ይችላል ሄዶ። ወደ ሙሽሪቷ ቤት ድግስ የተደገሰውን በልቶ ቀምሶ ያለው ነገር ለመኖሪያ የሚሆነውን ብር ተቀብሎ ያቺን ሙሽሪትም ይዞ ወደ ቤቱ ይገባል።

የቀን መቁጠሪያ አዎ እጠቀማለሁ ያው ብዙ ጊዜ የተለያዩ ባንኮችንም በእኛ አቆጣጠር ለየት ስለሚል ነው። ብዙ ጊዜ። በተለምዶ የፈረንጅ የምለውን አቆጣጠር በዛ ስለሚጠቀሙ የግድ ሁለቱንም ማወቅ ያስፈልጋል። የተለያዩ ስራዎችን ለመስራት እና የቀን መቁጠሪያም በስልኬም በላፕቶፔም በተለያዩ ነገሮችንም እጠቀማለሁ። አያለሁኝ አውቃለሁ

ይቅርታ መጠየቅ ቀላልም አይባልም ምክንያቱም በደንብ ካጠፋህ ለዛ የበደልከው ሰው። በቀጥታ አግኝተህ ይቅርታ ለመጠየቅ አንዳንዴ ያሳፍራልም ይከብዳልም። እና ነገር ግን ዝም ከማለት ይቅርታ መጠየቅ በዘመድ ከጠየቅክ ቀላል ነው ማለት ይቻላል። እንጂ እንደ ጥፋቱ አይተህ ነው ቀላል ነው ከባድ ነው የሚወሰነው

ዋናው የስራ ግምገማ ከእኔ በላይ ያሉ ባለሙያዎችን ሁሌም ይገመግኛል እኔም በጣም እወደዋለሁ ራሴን ማሻሻል እና የተሻለ ደረጃ መድረስ ስለምፈልግ ብዙ ጊዜ ግምገማ እንዲደረግብኝ ራሴም እገፋፋለሁ። እና የሚሰጡኝ ውጤትም አሪፍ ነው ወደ ቀጣይም እኔ ያላወቅኳቸው ነገሮችን ከእነሱ በጣም ብዙ ነገሮችን እየተማርኩኝ እየመጣሁ ነው። ስለዚህ የስራ ግምገማ ይደረግልኛል።

የማስታውሰው ጥሩ መምህር አለ የዩኒቨርሲቲ ተማሪ ሆኜ ምርጥ መምህሬ ነበር ሙባርክ ይባላል እስካሁንም ድረስ አልረሳውም። በጣም ምርጥ እና በጣም ትልቅ አቅም የነበረው አስተማሪ ነው። ኢኮሜትሪክስ የሚባል ያው ትምህርት ነበር ሲያስተምረኝ የነበረው ቁጥር ይበዛበታል በጣም አሪፍ እና እንዴት አድርጎ እንደሚያስረዳ እንደነበር አላውቅም። እና በዛ የተነሳ ኮርሱንም ትምህርቱንም በጣም እወደው ነበር።

በአንድ ጊዜ ያው ብዙ ስራዎችን አስተናግዳለሁኝ። ምሳ እየበላሁ ስልኬ ጋር እጠቀማለሁ ቀለል ያሉ ስራዎች ሲኖሩኝ ምሳ እየበላሁም እራት እየበላሁም ወይም ደግሞ ቁርስ እየበላሁም። በስልክ የሚሰራ ወይም ደግሞ በላፕቶፕ የሚሰራ እዛው እያዩኝ እሰራለሁ። የሚነበብ ከሆነም እያነበብኩኝም ምሳዬን እበላለሁ

ሰዎችን ያው ብዙ ጊዜ በተለያዩ ቦታዎችንም እተዋወቃለሁ በስራም በመንገድም በጉዞም በተለያየ ነገሮችንም ያው ማንም ይሁን ማንም ሰው የት እንደሚጠቅሞ የት እንደምታገኘው ስለማላውቅ። እና ሰላምታ በመቀያየር እና እረ እኔ ስለራሴም አንዳንድ ነገሮችን በመንገር ምን አልባት እርዳታ እርዳታዬን ከፈለጉ ሁሌም ነፃ እንደሆንኩኝ ለእነሡና እነሡንም በዛ መልኩ ቀለል ብዬ ነው የምተዋወቃቸው

ሽማግሌዎች ብዙ ቦታ በጉልበት የተለያየ እቃ ሲዙ መንገድ ላይ ሳገኛቸው አግዛቸዋለሁ። እንዲሁ የተለያየ ባህላትም ሲኖሩ። እየተለያዩ ለበአል የሚሆኑት ድጋፎችንም አደርግላችኋለሁ አቅሜን በፈቀደው መጠን። እናም በጣም ያከብሩኛል በጣም ያመሰግኑኛል። በጣም ይመርቁኛል እኔም በጣም ደስተኛ ነኝ። ሁሌም አግዛቸዋለሁ።

መልእክት አሁን እኔም እልካለው በጣም ስሜት እ ስልክልክ ከጎኔ እንደማወራው መስሎ ነው የሚሰማኝ። እና ብዙ ጊዜ እጠቀማለሁኝ። እንዲሁ እ ረዘም ያሉ ጽሁፎችንም እ ል ልክ ከመጽሐፍ ይልቅ በድምጽ መልእክት ነው ብዙ ጊዜ የምልካቸው።

የፀሀይ መውጣትን ብዙ ጊዜ አላይም። በሌሊቱ ወደ ስራ ቦታ ስለሚሄድ ብዙ ጊዜ ጠዋትን ስራ ላይ ነው የማሳልፈው፣ ወይም ስፖርት ላይ ነው የማሳልፈው እና ብዙ ጊዜ የፀሀይ መውጣት ገጥሞኝ አያውቅም ብዙ ጊዜም አይቼም አላውቅም። ነገር ግን አንዳንዴ እሁድ እረፍት በምውልበት ሰዓት፣ እሁድ ጠዋት ወደ ቤተክርስቲያን ስለሚሄድ እዛ ላይ ሆኜ አያለሁኝ እና በጣም የሚገርም ስሜት አለው። በጣም ታምራለች በጠዋት ስትወጣ ስታያት እና በጣም አሪፍ እና ጣፋጭ ናት የጠዋቷ ፀሀይ እና አንዳንዴ ነው የማያት እንጂ ብዙ ጊዜ ወደ ስራ ስለሚሄድ አላያትም።

ቅመማ ቅመም የበዛበት ምግብ አወ እወዳለሁኝ። ብዙ ጊዜ በጣም ይጣፍተኛል ቅመማ ቅመም እወዳለሁኝ። የተለያዩ ቅመማ ቅመሞች አሉ። ለወጥ መጣፈጫም እሚሆኑና። በጣም ብዙ ጊዜ የበዛበትንም እመገበአለውኝ። እንዲሁ ቤት ውስጥም በዛ ደርጎ እንዲሰራ የራሴን አስተያየት እሰጣለዉኝ። ያው አብዛኞቹ ቤተሰቦቸም ይወዳሉ። እና ብዙ ጊዜ በጣም የታፈተ ምግብ ለመብላት ቅመማ ቅመም የበዛበትን ምግብ እንወዳለን።

ቃልህን አዎ ጠብቃለሁ። ቃሌን ብዙ ጊዜ ከሰዎች ጋር ያለህን ግንኙነትህ ጠንካራና የተሻለ ደረጃ ለማድረስ የገባሁትን ቃል ከማክበር ወደኋላ አይደለም። በጣም ለብሶችን ታማኝ ለመሆን እሞክራለሁኝ። ቃል የገባሁትን ነገር ሚከፈል ሚከፈል ያንን ቃሌን ለመፈጸም። ከአቋሜ ወደዚህ ወደዛ አልልም። ቃል የገባሁትን ነገር እሰጣቸዋለሁ ለሰዎችም በተለያዩ ነገሮችም ቃል ልገባላቸው እችላለሁኝ። እና የገባሁትን አከብራለሁ። እጠብቃለሁ።

የምወደው የዳቦ አይነት እኛ በሀበሻ ላይ ሚጣድ ላይ የሚጣለውን በማሽን ሳይሆን በሀበሻ መጣድ ላይ የሚጣደውን ዳቦ እወዳለሁኝ። በጣም ስሜት ይሰጠኛል ከማሽኑ በጣም ለየት ያለ ነው። እና በጣም ጣፋጭም ነው። እና ብዙ ጊዜ ቁርስ የምንበላው በቤታችን በሚሰራበት ባህላዊ ምጣድ የሚጣደውን ዳቦ በጣም እወዳለሁኝ። ብዙ ጊዜ ቁርስ የምንበላው እንደዛ አይነት ዳቦ ነው።

የወተት ተዋጾ አዎ እወዳለሁኝ እጠቀማለሁኝ። ወተት በጣም ስለምወድና ለጤናም በጣም ጠቃሚ ነው ብዬ ስለማምን። በተለያዩ ከውጭ ሀገር የሚመጡ የታሸጉ ነገሮች የወተት ተዋጾ የሆኑ። ከተለያዩ የገበያ ማዕከልን እየገዛሁም ቤተሰቤ ጋና እኔም እጠቀማለሁኝ ቤተሰቤ እንዲጠቀሙ እመክራለሁኝ። ምክንያቱም በጣም ጠቃሚና ለጉልበት ለጤና በጣም ስለሚያስፈልግ